እኔ የገበያ ቀን እምሄድበት ቀን ከስራ እረፍት እምሆንበት ቀን ነው። አብዛኛውን ግዜ የሚሄድበት ቀን ቅዳሜ ነው። ያው ከሰኞ እስከ አርብ በስራ ክንውኖቼን አክነውኜ ስለምጨርስ ገበያ ሚሄደው ቅዳሜ ነው። ቅዳሜ ላይ ቅናሽ የሆነ ገበያ ስላለ ጥሩ እቃዎችን ስለሚቀንሱ ውድም አይሆኑም። ረከስ የሚሉበት ቀንም ስለሆነ። እኔ የገበያ ቀን እሚሄደው ወደ ገበያ ሚሄደው ቅዳሜ ቀን ነው።

አዎ ልብስ ማጥበው በእጄ ነው። ምክንያቱም እኔ የልብስ ማጠቢያ ማሽን የለኝም። ስለዚህ ማንኛውንም ልብሶቼን የማጥበው በእጄ ነው በእጄ በደንብ አድርጌ አጽድቼ ጥርት አድርጌ ነው። የማጥበውና እኔ በእጄ ነው ብዙ ጊዜ ልብስ የማጥበው

አዎ ኢሜል እጠቀማለሁ ኢሜል በአሁን ሰዓት ወሳኝ የሆነ ነገር ነው። ከተለያዩ ድርጅቶች ጋር። በስራም የተለያዩ ስራዎችን ለመስራት ከተለያዩ ትምህርት ቤቶች ጋር። ብዙ ጊዜ ኢሜል በመጠቀም ነው የማወራው የምነጋገረውም። ማንኛውውንም ጥያቄ መጠየቅ ስፈልግም እነሱም መልስ የሚሰቱኝም በኢሜል ስለሆነ። ኢሜል በደንብ ነው የምጠቀመው።

አዎ ጥንኞች ይኖራሉ ያው ጥንኞች ብዙ ጊዜ የሚረቡበት ቦታ እርጥበት ያዘለየበት ቦታ ላይ ነው። ብዙ ጊዜ የሚራቡት የሚበዙትም እኔ ያለሁበት አካባቢ ደግሞ እርጥበት ያለበት ቦታ ስለሆነ በተለይ ይቺ የውባት ነኝ። ብዙ ጊዜ እኔ አካባቢ አለ።

አዎ ከደንበኛ ጋር እሰራለሁ። ያለሁበት የስራ ፊልድ ከደንበኛ ጋር ሚያገናኝ ስራ ስለሆነ ብዙ ጊዜ ስራዎቼን ከደንበኞቼ ጋር ነው የምሰራው፣ በሚመጡበት ሰዓት ይሁን በስልክም ይሁን በተለያዩ ማህበራዊ ሚድያዎችን እነሱን እኔም ስለምጠቀም በዛም ቢሆን ከደንበኞቼ ጋር በደንብ አድርጌ ነው የምሰራው ያለውን ነገር በደንብ እንነጋገራለን፤ ስለ ስራ እናወራለን። ምን እንደሚያስፈልግ፣ ምን መሆን እንዳለበት፣ ምን መደረግ እንዳለበት በግልጽ እያወራን ስራችንን በጥሩ ሁኔታ ነው የምንሰራው እና አዎ ከደንበኞቼ ጋር ነው በደንብ አድርጌ ነው የምሰራው

እኔ እንኳን ጢም የለኝም ነገር ግን ጢም ያላቸውን ሰዎች በዙሪያዬም በአካባቢዬም አሉ። ወንድሞቼ አባቴ ትላልቅ የስራ ባልደረቦቼ አሉ። እነዚህ አሁን ጢማ አላቸው ጢማቸውን ለመጠበቅ ይጠቀሙበታል እንደገና ብርድ ለመከላከል ይጠቀሙበታል። ማለት የህይወት መገለጫቸው እኔ እንኳን ጢም የለኝም ማለት ነው። ስለዚህ አካባቢዬና በዙሪያዬ ያሉ ሰዎች እላያቸው ላይ ሲያቆዩ ያሉ አያለው ያው አጽድተውት መሆን ባለበት መንገድ። በጥሩ ሁኔታ ጽዳቱን እየጠበቁ እየተንከባከቡ የተለያዩ ቅርጾችን እያወጡ ከፊታቸው ውበት ጋር የሚሄድ ቅርጽ እያወጡ ማለት የተወሰነ መቆረጥ ያለበት ሊቆረጥ ይችላል። ግን ሲያቆዩ አያለሁ እንጂ እኔ ጢም እንኳን የለኝም

አዎ እጅ መጨባበጥ እወዳለሁ ምክንያቱም ሰዎች ቀን በቀን እለታችን የኑሯችን በኑሯችን ህይወት ውስጥ ሰላምታ መለዋወጥ ግዴታ ነው። ይኸው ሰላምታ ስንለዋወጥ ደግሞ የበለጠ በእጅ መጨባበጥ ግንኙነታችንን በደንብ አድርጎ ያቀራርበናል ጠበቅም ያደርጋል። ብዬ ስለማስብ ሰውን ሰላም ስል እጅ መጨበጥ እወዳለሁ። ካልጨበጥኳቸው ሰላም ያልኳቸው ያህል ስለማይሰማኝ ስጨብጣቸው መልካምና ጥሩ ስሜት ይሰማኛል። ስለዚህ አው እጨብጣችኋለው።

አዎ አካባቢውን እወደዋለሁ ምክንያቱም ያለሁበት አካባቢ ማህበራዊ ኑሮ ለመኖር በጣም ምቹ ነው የትራንስፖርት አገልግሎት ለማግኘት ምቹ ነው። ኧ የ እነዚህ የመኪና ብቻ ሳይሆን እንደዚህም ሀገር አቋራጭ የሚንቀሳቀስ ኧ የባቡር አገልግሎት ያለበት ቦታ ስለሆነ በጣም ምቹ ነው። አካባቢው ጽዱ ነው። ጤናማ ነው ማለት ያለበት አካባቢ ለአባራም ተጋላጭ አይደለም ንጹህ ስለሆነ ጽድት ያለ ቦታም ስለሆነ ይመቸኛል። ከሰው ጋር ማህበራዊ ኑሮ ለመኖርም የአካባቢው ሰው ጥሩ ስለሆነም ያለሁበት ቦታ አመቺ ስለሆነ አዎ አካባቢዬን በጣም ነው የምወደው እወደዋለሁ

ያው ኢንተርኔት አለኝ ያው ኢንተርኔት እ እ በየጊዜው እ እ ዳታዎችን እየገዛሁ ነው የምጠቀመው እ ስለዚህ ከኢትዮ ቴሌኮም የተለያዩ ዳታዎችን እጠቀማለሁ። እኔ ያስፈልገኛል ብዬ የማስበውን ያህል ዳታ እየገዛሁ የኢንተርኔት አገልግሎት እጠቀማለሁ። ያው ኢንተርኔት አገልግሎት ወሳኝ ስለሆነ በአሁን ሰዓት ላይ እ ማንኛዎችንም ስራዎችን ለመስራት እ ኢንተርኔት ወሳኝ ነው። ብዬ ስለማስብ እ ግዴታ እጠቀማለሁ። እ አለኝም እጠቀማለሁ።

አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ በተለይ አሁን ባለውበት የምሰራበት የስራ ሁኔታ ላይ። አዳዲስ የስራ ግኝቶችን። መፍጠሬ አንደኛ ለራሴም የራሴን እውቀትንም እንዳሻሽልና እንደገነባና ጥሩ ከማንኛውም ሰው ጋ ስራ ፍላጎት ያላቸው ሰዎች ጋር ጥሩ ግንኙነት እንዲያደርግልኝ ስለመፈ ስለምፈልግ የተለያዩ ስራ ፈጥራዎችን እፈጥራለሁ። በተለይ እነዚህ የቢዝነስ አይዲያዎችን ሀሳቦችን እፈጥራለሁ። በምን አይነት መንገድ መስራት እንዳለብን ምን መስራት እንዳለብን። ሀሳብ እየተለዋወጥኩኝ የስራ ፈጠራወችን እየፈጠርኩ ካሉ የስራ ሰዎች ጋ ጥሩ ግንኙነት አለኝ። ጥሩ ስራዎችንም እየሰራሁ እገኛለሁ ማለት ነው።

አዎ ጊዜዬን በደንብ አድርጌ ነው ማስተዳድረው። ምክንያቱም ጊዜ በአግባቡ መጠቀም አለብኝ ጊዜ በአግባቡ ካልተጠቀምኩኝ። በኔ ላይም በኑሮ ላይም ችግር ይፈጥርብኛል ስል ብዬ ስለማስብ ጊዜየን በደንብ አድርጌ ነው ማስተዳድረው። ለምሳሌ ጠዋት አውን ስነሳ እቅድ አወጣለሁ እቅድ የቀን እቅዴ ምን እንደሆነ በደንብ አድርጌ አወጣለሁ ያንን እቅዴን። ለመጥብ በደንብ አድርጌ እተገብራለሁ ማለት ነው። ግዴታ ነው በማንኛውም የኑሮ ሁኔታ ውስጥ ጊዜ ማስተዳደር ግድ ነው። ጊዜ ማስተዳደር ካልቻልኩኝ ምንም አይነት ስራዎችን ልሰራ አልችልም። ስራዎች ሊደራረቡብኝ ይችላሉ የስራ መደራረብ ደግሞ ጭንቀትን ሊያመጣ አይችልም ጭንቀት ሲመጣ ደግሞ ስራዬን ተረጋግቼ መስራት ስለማልችል። ጊዜዬን ከጠዋት እስከ ማታ ያለውን ጊዜዬን በአግባቡ ፕላን አደርጋለሁ እቅድ አውጥቼ እሰራለሁ። የሰራሁትንም ስራ ከሰራሁ በኋላ ማታ ደግሞ በአግባቡ መስራት እና አለመስራቴን በደንብ አድርጌ እገመግማለሁ ማለት ነው። ስለዚህ በጊዜየን በአግባቡ ነው የማስተዳድረው

አዎ ውሃ አመጣለሁ ምክንያቱም እኔ በምኖርበት አካባቢ ውሃ ስንጠቀም የጋራ ነው። ውሃ የምጠቀመው እንጂ በየመኖሪያ ቤታችን በየግላችን የምጠቀመው ውሁ ስለሌለ በማህበር በግሩፕ ነው። የምጠቀመው ስለዚህ ካለበት ቦታ በተለያየ እቃዎች በጀሪካን ሊሆን ይችላል። የውሃ ጀሪካኖች ባሊዎች ውሃ መያዝ የሚችሉ ነገሮች ውሃዎችን እያመጣሁ ነው። ብዙ ግዜ የምጠቀመው ማለት ነው። እና ውሃ አመጣለሁ

እኔ የምጠቀማቸው ቦርሳዎች ብዙ አይነት ቦርሳዎች አሉ አንደኛ ለመዘነጫ የምጠቀማቸው በደንብ ቆንጆ የሆኑ ትናንሽ ፖርሻዎች አሉ ሌላው ደግሞ ጦት ባጎች አሉ እነዚህ ጦት ደግሞ የተለያዩ እቃዎችን ለመያዝ ይጠቅመኛል። በተለይ ላፕቶፖች ላፕቶፖችን ለመያዝ ስልክ የተለያዩ ነገሮች ወደ ስራ ሲሄድ ደግሞ አንዳንድ እቃዎችን ለመያዝ ስለሚያመቸኝ። እነዚህ ቶት ባጎችን እና ትናንሽ ለመዘነጫ የሚሆኑትን ባጎች እጠቀማለሁ። ብዙ ጊዜ የምጠቀማቸው ባጎች እንደዚህ አይነት ባጎች ናቸው

ስልኬ የስልኬ ባትሪ የሚቆየው እንደ አጠቀቀሜ ነው አንድአንድ ጊዜ አብዝቼ ቀን ሙሉ ኢንተርኔት የሚጠቀም ከሆነ ቢያንስ እስከ ሃያ ስዓት ድረስ የመቆየት አቅም አለሁ ሃያ ሰዓት ይቆያል። በጠም አብዝጄ የምጠቀም ከሆነ ነገር ግን ኖርማል አጠቃቀም ካለኝ ግን እስከ ሃያ አራት ስዓት ድረስ በደንብ መጠቀምም እችላለሁ እስከ ሃያ አራት ስዓት ድረስ ይቆይልኛል ማለት ነው

እኔ እንኳን የባህላዊ ልብስ አለብስም ብዙ ጊዜ አለብስም። ማለት የባህላዊ ልብስ አልባሳት የመልበስ ፍቅር የለኚም። ነገር ግን በዙሪያዬ በአካባቢው ያሉ ሰዎች ቤተሰቦቼም የባህላዊ ልብስ የሚለብሱ ሰዎችን አያለሁ። ያው እነሱ ሲለብሱ አድናቂ ብሆንም ግን የመልበስ ፍቅር የለኝም። የባህላዊ ልብስ አድናቂ ነኝ ሲለብሱ ሳይ በጣም ነው ደስ የሚለኝ። ነገር ግን እኔ አለብስም

ደሞዝ የማገኝበት ቀን እኔ ያው ወር በገባ በመጨረሻ አካባቢማለት ወር በገባ ከሃያ ሰባት እስከ ሰላሳ ባለው ግዜ ነው። እኔ ደሞዝ የሚከፈለኝም ደሞዝ የማገኘው ከትምህርት ጎን ደግሞ ስራዎች ስለምሰራ ወር በገባ ከሃያ ሰባት በኛ ቀን አቆጣጠር ወር በገባ ከቀን ሃያ ሰባት እስከ ሰላሳ ባለው ግዜ ውስጥ። ደሞዜን

እኔ የአትክልት ስራ አልሰራም አላደርግም ማለት የማድረግ ፍላጎት የለኝም። ግን ሲሰሩ ሳይ ለማገዝ እሞክራልሁ ፍላጎት የለኝም። አልሰራም ግን አንዳንድ ጊዜ ያው ሲሰሩ ሳይ አግዥኝ በሚሉኝ ሰዓት የሚሰሩ ሰዎችን ሳይ ላግዛቸው እችላለሁ። እንጂ ያው እነሱ ፍላጎት ካላቸው እንዳግዛቸው እርዳታ እንድሰጣቸው የሚፈልጉ ሰዎች ካሉ ላግዛቸው እችላለው። እንጂ እኔ ስራዬ ብዬ የአትክልት ስራ አላደርግም

እኔ የምነሳበት ሰዓት ማታ በጊዜ ሶስት ሰዓት እተኛለሁ ለሊት ዘጠኝ ሰዓት ነው የምነሳው። ዘጠኝ ሰዓት የምነሳበት የራሴው የሆነ ምክንያት አለኝ። ለማንበብ ፈሎት ለማድረግ አይምሮዬን ንጹህ ስለሚሆን የተረጋጋውበት ሰዓት ስለሚሆን ያ ሰዓት ተነስቼ ጸሎት አደርጋለሁ መጻፎችን አነባለሁ። አንዳንድ ማየት የምችላቸው ማህበራዊ ሚዲያ ላይ ማየት የምችላቸው ነገሮች ካሉ እነሱ አይነት ነገሮች ለማየት ለመከታተል። የተረጋጋ አይምሮዬንም ሰዉነቴም ሰላም የሚሰማበት ሰዓት ስለሆነ ያ ሰዓት ለኔ ጥሩ ሰዓት ስለሆነ የምነሳው። በጠኝ ሰዓት ነው

አዎ እድለኛ ነገር አለኝ ብዬ ነው የማስበው ምክንያቱም ለኔ በህይወት መኖር ራሱ ትልቅ እድል ነው ብዬ የማስብ አይነት ሰው ነኝ። ማንኛውም ስራ ላይ ትምህር ላይም ቢሆን። በዛ ነገር ላይ ያን ያህል በጣም ፐርፌክት ማለት በጣም ፈጣን ነኝ ገበዝ ነኝ ብዬ ባላስብም ነገሮችን ቶሎ የመሳካት እድሎች አሉኝ ስለዚህ እድለኛ ነኝ። አዎ እና እድል አለኝ ብዬ ንው የማስበው አለኝ። አዎ እድል አለኝ

እህል መፍጨት አውቃለሁኝ በተለያየ ነገር ሊፈጭ ይችላል እህል። እኛ ሀገር ግን ያው በኢትዮጵያ ውስጥ የሚፈጭ ራሱን የቻለ እህል መፍጫ አለ። እሱም የእህል መፍጫ ወፍጮ ነው ሚባለው። ያው ሲሰሩበት። ስራ ክንውን ሲያደርጉበት አያለሁ አቃለሁ ሌላ ደግሞ የተለያዩ ምግቦች የምንፈጭባቸው መፍጫዎች አሉ። በተለይ እነዚህ የጁስ ማሽኖች አሉ። እነዚህ ሽንኩር ቲማቲም የተለያዩ አትክልትና ፍራፍሬዎች ምንፈጭባቸው መፍጫዎች አሉ። ስለዚህ አዎ እህል መፍጫ አውቃለሁኝ አዎ አውቃለሁ

አያስክሬም እወዳለሁ በጣም ነው የምወደው። እኔ በተፈጥሮ ባህሪዬም ያው ጣፋጭ ነገር የምወድ አይነት ሴት ነኝ። አይስክሬምም በጣም ነው የምወደው። ብቻ እንደው እንደው ቀን በቀን ህይወቴ ውስጥ ይህንን ጣፋጭ አይስክሬም ብጠቀም ደስተኛ ነኝ። ነገር ግን ያው ከጤና አኳያ አንፃር ጥሩ ስለማይሆን ሌላ ችግር ያመጣብኛል ብዬ ስለማስብ። ቀን በቀን ባለው ህይወቴ ውስጥ ባላከናውነውም በሳምንት አንድ ጊዜ ቢያንስ በየሳምንቱ አንዳንድ ቀን እጠቀማለሁ እወዳለሁ

አዎ በሰአቱ ነው የምደርሰው ምክንያቱም ስራ መስራት ወሳኝና ለህይወቴ አስፈላጊ ነው ብዬ የማስበው ነገር ስለሆነ። ካልሰራው ምንም አይነት ነገር ማድረግ አልችልም። ስሰራ ነው የሚከፈለኝ ሰርቶኝ ደግሞ ሲከፈለኝ ደግሞ የራሴንም ህይወት የሆነም ቤተሰቦቼንም ህይወት ለማሻሻል ስለሚጠቅመኝ የርዕድ ስራ የስራ ሰአቴን አክብሬ። በጊዜ ነው የምደርሰው ማለት ነው። ግዴታ ነው ግዴታም ስለሆነ። በጊዜ ነው የምደርሰው በሰአቱ እደርሳለሁ ማለት ነው

አዎ እንደገና ጥቅም ላይ አውላለሁ። እንደገና ጥቅም ላይ መዋል ማለት አንድ ነገር ከአንድ ጊዜ ብቻ መጠቀም በኋላ መጣል ሳይሆን እንደገና በሌላ መንገድ ወይም በተመሳሳይ አገልግሎት ማለት ነው። እንጂ የልምድ በዘመናችን በጣም አስፈላጊ ይሆናል። ምክንያቱም የተፈጥሮ ሀብታችን እየቀነሱ ሲሄዱ እና ቆሻሻን መጠቀም መጠን እየጨመረ ስለሆነ እንደገና ጥቅም ላይ መዋል አካባቢን ይጠብቃል። ብዙ እቃዎችን ከፋብሪካ ሲመጡ ብዙ ሀይል ውሃና የተፈጥሮ ሀብቶችን ይፈልጋሉ እቃዎችን እንደገና መጠቀም እና አዲስ ምርት ለማመንጨት የሚያስፈልገውን ግብአትን እቀንሳለሁ ይህም የአየር ብክለትን እና የመሬት መበከልን ይቀንሳል ማለት ነው። ሁለተኛ እንደገና ጥቅም ላይ ማዋል ኢኮኖሚያዊ ጥቅም አለው አዲስ እቃ መግዛት ገንዘብ ይፈልጋል ነገር ግን ያሉን እቃዎችን እንደገና መጠቀም ወጪውን እንቆጥባለን። ለምሳሌ ፕላስቲክ ጠርሙሶችን እንደ ውሃ መያዣ የተክል መትከያና ማስቀመጫውን የእቃ ማከማቻ መጠቀም እንችላለን ማለት ነው። እንደገና ጥቅም ላይ ማዋል ፈጠራን ያበረታታል ነገሮች በአዲስ መንገድ ለመጠቀም ሲሞክር ሰዎች ፈጠራ ሀሳቦችን ያዳብራሉ። ከአሮጌ ልብስ ቦርሳ መስራት እና ከእንጨት ቁርጥራጮች የቤት እቃ መጠን መጠንን ወይም ከየ ከየቀኑ እቃዎችን አዲስ ጥቅም መፍጠር ይቻላል ማለት ነው። እንደገና ጥቅም ላይ ማዋል ለትውልድ ትምህርት ነው ለልጆችም ከትንሽነታቸው ጀምሮ እቃ እንዳይጣል እንደገና እንዲጠቀሙ ማስተማር የተጠያቂነት መንፈስ ያበረታል ይህም ወደፊት አካባቢን የሚጠብቅ ትውልድ ለመፍጠር ይደርሳል ማለት ነው። እንደገና ጥቅም ላይ ማዋል ቀላል ቢመስልም ትልቅ ተጽዕኖ ያለው ተግባር ነው አንድ ሰው ብቻ ቢጀምርም ብዙ ሰዎች ሲያደርጉት በአካባቢው የኢኮኖሚና በማህበረሰብ ላይ ከፍተኛ ለውጥ ያመጣል። ስለዚህ እኔ እንደገና ጥቅም ላይ ማዋል እመርጣለሁ እና ሁሉንም ሰው በድሉ መጠን እንዲተገብረውና እንዲጠይቅ እንዲጠቀመው እጠይቃለሁ ማለት ነው

እኔ የምወደው ፍራፍሬ አንደኛ ሙዝ ነው። ሁለተኛ ቡርቱካን እወዳለሁ። ሶስተኛ ማንጎ። አራተኛ አፕል እወዳለሁ። አምስተኛ ኤንጆሪ እወዳለሁ እነዚህን በጣም የምወዳቸው የፍራፍሬ አይነቶች ናቸው

እኔ የምጠቀማቸው የቤት እቃዎች የመጀመሪያው አልጋ ነው። ሁለተኛ ምቀመጥባቸው ወንበሮች አሉኝ። ሶስተኛ እነዚህ ለኮስሞቲክስ መርደሪያ የምትጠቀማቸው የኮስሜቲክስ እና የቦርሳ መደርደሪያዎች አሉኝ በእነሱ እጠቀማለሁ። አራተኛ በመጨረሻ የምትጠቀምባቸው እነዚህ ለመመገቢያ ለማብሰያነት የምጠቀማቸው እቃዎች አሉ እነዚህ የምጠቀማቸው እቃዎች ናቸው።

ቅዳሜና እሁድ የእረፍት ቀኔ እንደመሆናቸው አንፃር። አንዳንድ ለቤት የሚያስፈልጉኝን እቃዎችን ከገቢያ ውጥቼ እቃዎችን እገዛለሁ። ሌላው ጽዳት ጽዳት ስራ አከናውናለሁ። ያ ማለት ያው አብዛኛው ጊዜ ከሰኞ እስከ አርብ ስራ ላይ ስለምወል ቅዳሜና እሁድ ቤቴ ቤቴን በደንብ አድርጌ አጸዳለሁ። ልብሶቼን አጥባለሁ። እንደገና በእሁድ ቀን ደግሞ ቤተክርስቲያን እሄዳለሁ። እንደዚሁም ጓደኞቼን ለማግኘት እቅድ አውጥቼ ከጓደኞቼ ጋር አገናኛለሁ። በተለይ እሁድቀን ራሴን ዘና እና ሪላክስ የማደርግበት ቀን ነው። በእሁድ ቀን ያው ከቤተክርስቲያን እና ከቤተክርስቲያን መልስ ጓደኞቼን ቤተሰቦቼን ዘመዶቼን እጠይቃለሁ። እና ያው በቀረኝ ጊዜ ጊዜ ካለኝ ደግሞ ወጣ ብዬ ለብቻዬ ሻይ ቡና እያልኩኝ እዝናናለሁ ማለት ነው

የጠዎት እለታዊ ተግባሬ በመጀመሪያ በጠዎት እነሳለሁ መተጣጠብ አለብኝ ተታጥቤ ተጸዳድቼ ከጨረስኩኝ በኋላ ቀጥታ የማደርጋቸው ወደ የምገባው ው ጸሎት ነው። ጸሎት አደርጋለሁ። ከጸሎት በኋላ ያው ቁርስ ምግብ መመገብ ስለሚያስፈልገኝ ቁርስ እሰራለሁ ቁርሴን ከተመገብኩ በኋላ ያው ልብሴን ቀያይሬ ቀጥታ ወደ ስራዬ እሄዳለሁ። ማለት ነው።

እሺ ስለ የልጅነቴ መኖሪያ ቤት ያው ያው በልጅነት ከቤተሰብ ጋር እንደምንኖር ይታወቃል የምንኖርበት ቤት የግላችን አይደለም የምንኖርበት ቤት የቀበሌ ነው ያው በእኛ ሀገር የመንግስት ወይም የቀበሌ ቤት የምንለው ቤት አለ በቀበሌ ቤት ውስጥ ነው የምንኖረው። የመኖሪያ ቤታችን ማለት አንድ አካባቢ አንድ ሰፈር ውስጥ ሃያ እስከ ሰላሳ ብለን የሚባል ሰው የሚባል ቢበዛ በዛ ከተባለ ሰው የሚኖርበት አካባቢ ቤት ነው። ምናምን ማለት በአሁን ሰዓት ግቢ ብለን የምንለው ነገር በእኛ ጊዜ ሰፈር ብለን ነው የምንጠራው። በእኛ በል እኔ በነበርኩበት በልጅነት ጊዜ ያ አካባቢ ውስጥ ነው ከማህበረሰቡ ጋር ነው የኖርኩት የመኖሪያ ቤታችን እንደዛ ነበረ።

ማር ብዙም አልወድም ግን አስፈላጊ ነው ብዬ በማስብበት ጊዜ እጠቀማለሁ። ፍቅር ግን የለኝም አልወደም። ግን በሚያስፈልገኝ ሰዓት በእርግጥ ማር ለጤና አስፈላጊ እና ወሳኝ ነገር ነው። ለሰዉነታችን ሙቀት ከሚሰጡ ነገሮች አንዱ ማር ነው። አስፈላጊ ነው ብዬ አስባለው ብዬ ማሰብ ብቻ ሳይሆን ነው። ግን እኔ በሚያስፈልገኝ ሰዓት ልጠቀምበት እችላለው። እንጂ ማር አልወድም

በበጋ ወቅት እኔ የማደርገው ነገር ቢኖር ከበተሰቤ እና ጓደኞቼ ጋር ጊዜ ማሳለፍ እወዳለሁ ብዙ ጊዜ ጉዞ እና ጉብኝት እናደርጋለን። አዲስ ቦታዎችን እንጎበኛለን። በተፈጥሮ መካከል በመሄድ ተራሮችን መውጣት ወይም ወንዝም አጠገብ መጠቀም አእምሮን ያሳርፋል እና ደስታን ይጨምራል ብዬ ነው የማስበው በበጋ ወቅት አካባቢ እንቅቃሴ እንጨምራለን ሩጫ መሮጥ እግር ጉዞ ማድርገግ ኳስ መጫወትም ለሎች ስፖርቶችን መሞከር ጤናን ይጠብቃል። ከዚህ በተጨማሪ በጋ ረጅም ቀናት ስለሚኖር ለእንቅስቃሴ የበለጠ ጊዜ አለኝ ይሀን ወቅት ለመማር እጠቀምበታለሁ ለመማር እጠቀምበታለሁ መጽሐፍ አንብበታለሁ አዲስ ክህሎቶችን እማራለሁ ለራሴ የሚተቅሙኝን ኮርሶችን እከታተላለሁ በበጋ ወቅት መማር መማር ያንሰ ጫና ስለሚኖር አዲስ ነገር ለመማር ቀላል ይሆናል በበጋው ወቅት እራሴን እንክብካቤ እሰጣለሁ በቂ ውሃ እጠጣለሁ ቀላል እና ጤናማ ምግብ እመርጣለሁ ከፀሀይ በላይ ቆዳዬን እጠብቃለሁ እንዲሁም በቂ እረፍት መውሰድ አስፈላጊ መሆኑን እንዳልረሳ እጠነቀቃለሁ በበጋ አተቃላይ በበጋ ወቅት ለነ ለመዝናኛ ብቻ ሳይሆን ራሰን ለማዳበር የሚረዳ ወቅት ነው። በዚህ ጊዜ የማደርግቸው ነገሮች አካልን ያበረታታሉ አይምሮን አይምሮን ያድሳሉ እና ለወደፊት ህይወቴ ትሩ መሰረት የሚሰተኝ ጊዜ ነው

ስራዬ እንኳን አድካሚ አይደለም የምሰራው ስራ ያው ቢሮ ውስጥ ነው። በመንግስት ቢሮ ውስጥ ተቀጥሬ ነው የምሰራው አድካሚ ስራ እንኳን የለኝም። ግን ያው ብዙ ስራዎች ሊኖሩ ይችላሉ። ስራዎቼን በጊዜ በአግባቡ ሰአቴን በደንብ አድርጌ እያስተዳደርኩኝ ፕላን እቅድ አውጥቼ ስለምሰራ ስራዬ ያን ያህል አድካሚ አይደለም። ጥሩ ነው አያደክምም

ማንቂያ ሰዓት አልጠቀምም ማንቂያ ሰዓት የመጠቀም ልምድ የለኝም። ንግግር ግን ራሴ የለመድኩት የምተኛበትና የምነሳበት ሰዓት ኧ ልምድ ስላደረኩት በሰአቴ ነው እንጂ የምነቃው የማንቂያ ሰዓት። በጭራሽ አልተጠቀመም።

ዋይፋይ አልጠቀምም እኔ ብዙ ጊዜ የምጠቀመው ዳታዎችን እየገዛው ነው። ለኢንተርኔት ለተለያዩ ማህበራዊ ሚዲያዎች አገልግሎት የምጠቀምበትን ኢንተርኔት የምገዛ። አዎ የምጠቀመው ይሄ ኢንተርኔት አገልግሎት ነው። ብዙ ጊዜ ገዝቼ የምጠቀመው እንጂ ዋይፋ አልጠቀምኩም

በስራ ቦታ ጓደኛ አሉኝ። አዎ ግዴታ ነው። ማንኛውም ስራ በሚሰራበት ቦታ ላይ ጓደኛ ወሳኝ ነው። ብዬ የማስብ አይነት ሰው ነኝ። አሉኝ። ስለ ስራ ምንወያይ፣ ስለ ግል ህይወታችን፣ ወደፊት ምን መስራት እንዳለብን፣ ምን ማድረግ ያለብን እንዳለብን፣ ስለራሳችን፣ ስለቤተሰባችን፣ ብዙ እቅዶችን እናወጣለን። አብረን በጋራ የምንሰራቸው ስራዎች ስላሉ አዎ የስራ ጓደኞቼ

አዎ የስራ ምግባር አከብራለሁ ግዴታ ነው የስራ ምግባር ከሌለኝ ስራዉን በምን አይነት መንገድ እንዴት አድርጌ መስራት እችላለሁ ስለዚህ የስራ ምግባር ወሳኝ ስለሆነ ማንኛውንም የስራ ምግባሮችን አከብራለው። ግዴታም ነው ግዴታ መሆን ብቻ ሳይሆን ለእኔ ለህይወቴ የስራ ምግባር መኖሩ ብዙ ነገሮችን ይጠቅመኛል ብዬ ስለማስብ የስራ ምግባሮችን በደንብ አድርጌ ነው የማከብረው እነሱ ካልተከበሩ ስራ መስራትም እራሴንም መገዛትንም ስራዬን በአግባቡ መሰራት ስለማልችል የስራ ምግባር በደንብ አድራአከብራለሁ

እኔ እሳት ለማንደድ የምጠቀማቸው ነገሮች በተለይ አሁን ከሰል ለማንደድ ከፈለኩኝ ትናንሽ ስብርባሪ እንጨቶችን ተጠቅሜ እላዩ ላይ ወይ ለማንደጃነት የሚጠቀሙ የምጠቀማቸው እነዚህ እነ ጋዝ አይነት ነገሮችን የተወሰነ ጠብ እላዩ ላይ አድርጌ ያው በክብሪት ለኩሼ እሳት ለማንደድ አንደኛ እሱን እጠቀማለሁ። ሁለተኛ እንጫት ለማንድ ደግሞ ያው ራሱ እንጨቱ ደረቅ ያለ እንጨት ከሆነ ስለሆነ ያው እንጨቱ ላይ በተመሳሳይ እነዚህ ለማንደጃ የሚጠቀሙ የተለያዩ ነዳጅ አይነቶች አሉ። ጋዞችን ቤንዚሎችን ማንደጃዎች እነዚህ አይነት ነገሮችን ተጠቅሜ ለኩስና በክብሪት ወይም በላይተር ለኩሼ እጠቀማለሁ ማለት ነው

ሻማ መብራት ማብራት፤ አዎ እወዳለሁ። የተለያዩ የሃይማኖታዊ በዓላቶች ሲኖሩ አበራለሁ። ለራሴ አንዳንድ ጊዜ ራሴን ዘና ለማድረግ፤ የእራት ምሽቶች ሲኖሩኝ፤ እራሴን ፈታ ለማድረግ ስፈልግ፤ አእምሮዬ እንዲድ እንዲታደስ በምፈልግበት ሰዓት ከመብራት ይልቅ ሻማዎችን አብርቼ መጠቀም ነው የምወደው ማለት ነው።

ጾማለሁኝ አው። ጾም መጾም ወሳኝ ነው ብዬ ነው የምለው፣ ምክንያቱም ጾም መጾም አንደኛ ለጤናችን ጥሩ ነው። ሁለተኛ ለስጋችን ብቻ ሳይሆን ለነፍሳችንም ወሳኝ ነገር ነው ጾም መጾም ጾም መጾም አስፈላጊ እና ወሳኝ ነገር ስለሆነ አዎ እጾማለሁ።

እኔ እንኳን የሬስቶራንት ተጠቃሚ ስላልሆንኩኝ። ይሄ ነው ብዬ የምወደው ሬስቶራንት አለኝ ብዬ ለመግለጽ። ድፍረት የለኝም አልሞክርም ስለዚህ የምጠቀመው ሬስቶራንት። ስለሌለኝ በዚህ ዙሪያ እንኳን ሀሳብ ለመስጠት ትንሽ ይከብደኛል

እኔ የምተኛበት ሰዓት ቋሚ ነው። ምክንያቱም የምተኛበት ሰዓት ቋሚ መሆኑ ጠዋት ሌሊትም ለመነሳት ወሳኝ ነው። ብዬ ስለማስብ የምተኛበት ሰዓት ማታ ሶስት ሰዓት ላይ ነው።

አዎ የአመራርነት ሚና አለኝ በምሰራበት ቢሮ ውስጥ በመሪ ደረጃ ላይ ያለው አይነት ሰው ነኝ። የአመራር ሚና አለኝ ያ ማለት ከእኔ በላይ አለቃ ቢኖርም ነገር ግን። ከአለቃ የሚሰጠኝ ማንኛውንም የስራ አይነት። በደንብ አድርጌ በእኔ ሀላፊነት በደረጃ የሚመለከተኝን መስራት ያለብኝን ነገር እሰራለሁ ከስር ለምመራቸውም ለማስተዳደራቸውም። የስራ ባልደረቦቼ አባሎቼ። ከእኔ የሚጠበቅብኝን እንደ አማራጭ የሚጠበቅብኝን ነገር አደርጋለሁ። ስራዎችን ሰርቼ አሰራለሁ። ስራ እንዲዘገይም እንዲቆይም የምፈልግ አይነት ሰው አይደለሁም። በተገቢውና በሰአቱ በጊዜው ቶሎ ተብሎ እንዲፈጸም እንዲያደርግ እንዲፈጸም ተግባር እንዲሆን። ሰርቼ ብዙ ጊዜ እኔ አመራር ሚና ነው ብዬ የማስበው ሰርቶ ማሰራት ነው ብዬ የማስብ አይነት ሰው ስለሆንኩኝ። ሰርቼ ስራዎችን በደንብ አድርጌ አሰራለሁ

መጠበቅ ታጋሽ መሆን በህይወታችን ብዙ ጊዜ የምናገኝበት እውነት ነው። ሰው አንድ ነገር ለማግኘት ሲፈልግ በአንድ ቀን ወይም በአንድ ሰዓት አይሳካም ጊዜ መስጠትና ትዕግስት ያስፈልጋል። ይሄ ትግስት ባይኖር ብዙ ነገሮች አይሳኩም ማለት ነው። በመጠበቅ ታገልነው ስንል ጊዜ መቀበል መቀበልን እንማራለን። ዛሬ የምንፈልገው ነገር ለነገ ሊሳካ ይችላል ወይም ከዚያ በኋላ ሊሆን ይችላል ብለን እናስባለን ጊዜ ሁሉን ነገር በተፈጥሯዊ መንገድ ያስኬዳል። እኛ ግን በትዕግስት መጠበቅ እንጂ በግድ ማስቸገር የለብንም አንችልም ማለት ነው። መጠበቅ ታገድ መሆን በራሳችን ላይ ቁጥጥር ያስተምራል ሰው ሲጠብቅ ስሜቱን ይቆጣጠራል። ቁጣ ጭንቀትና መጨነቅ እንዳይበዛ ይማራል ማለት ነው። ይህ በግል ህይወት ብቻ ሳይሆን በስራና በማህበራዊ ግንኙነት ውስጥም በጣም አስፈላጊ ነው። መጠበቅ ታጋሽ ነው ማለት ግብን በትዕግስት መከታተል ማለት ነው። ተማሪ ለፈተና ሲዘጋጅ ገበሬ ለምርቱ ሲጠብቅ ወይም ሰራተኛ ለማሻሻል ሲሞክር ውጤት ወዲያውኑ አያመጣም ነገር ግን በትዕግስት እየተከታተልን ጥረት በመጨመር ፍሬ ማፍራት እንችላለን ማለት ነው። መጠበቅ ታደግን ማለት የሌሎች ሰዎችን ሁኔታ መረዳት እንማራለን። ሁሉም ሰው በራሱ ፍጥነት ይሄዳል ሁሉም ነገር በአንድ ሰዓት አይሳካም ይህ መረዳት ትዕግስትና ርህራሄን ያበረክታል ማለት ነው። በአጠቃላይ መጠበቅ ታገድነው የሚባለው አንድ ቀላል ነገር ቢመስልም ጥልቅ ትርጉም አለው። ትዕግስት ካለን ጊዜን እናከብራለን ራሳችንን እናዳብራለን እና በመጨረሻ የምንፈልገውን ውጤት እናገኛለን። ስለዚህ መጠበቅ ታደግነው ማለት ትግስት የህይወት መሰረት መሆኑን ያሳየናል ማለት ነው።